የአካል ብቃት እንቅስቃሴ መደበኛ ማድረግ ጀምሪያለሁ ሳምንት ሶስት ጊዜ እሞክራለሁ። ጠዋት ለመነሳት ከባድ ነው። ግን ከተለማመድኩ በኋላ። ደስ ይለኛል መራመድና መሮጥ እሰራለሁ። አንዳንድ የመታጠፍ እንቅስቃሴዎች አደርጋለሁ። አካሌ እየተለወጠ ነው። የበለጠ ጠንካራ ይሰማኛል። ጤናዬም እየተሻለ ነው። ከጓደኛ ጋር አብሮ መስራት ያበረታታል። እርስ በእርሳችን እንገፋፋለን። ሰላሳ ደቂቃ ያህል ይወስዳል። ይህን እንደ ልምድ ለማድረግ እፈልጋለሁ